የኔ ሀላፊነት አሁን ላይ በምሰራው ስራ ላይ በቦታዬ ስራዬን አስጠብቄ መስራት የኔ ሀላፊነት ነው። እና ኤለመንተሪ ላይም እያለን፣ ሀይስኩል ላይም ብዙ ሀላፊነቶች ነበሩኝ። ካውንስል ሆኛለሁ፣ ሃይስኩል ላይ በኮሌጅ ላይ ካውንስል ነበረ፣ ሃይስኩል ላይም እንደዛው ነበረ።